ልደትህን እንዴት ታከብራለህ ነው? ያው ሁልጊዜም ተመሳሳይ ነገር አለ የማይመሳሰልም ነገር አለ። የበአል ቀን ስለሆነ ወጥቼ አውደ ምህረት ላይ የሚከበር የበአል ቀን ነው። ያም ደግሞ ጥምቀት ነው እና በጠዋት በመጠመቅ ከሰአት ታቦት በመሸኘት ነው። ሁልጊዜም ልጅ ሆኜ ግን ያው ከቤተሰቦቼ ጋር ኬክ ቆርሳለሁኝ። እንደዚሁም ከጓደኞቼ ጋር እያለውም እንደዛ አደርጋለሁ

ዛሬ የመጀመሪያ ምግብህ ምን ነበር? ነው ዛሬ ጭቆ ነበር። ጭቆ ነበር የበላሁት የመጀመሪያ ምግቤ ያው ጠዋት ላይ እንጀራ ብዙ አልጠቀምም ቀለል ያሉ ምግቦችን ልክ እንደዚህ ቀለል ያሉ ምግቦችን ነው የምጠቀመው እና ያው ይሄን ሰሞን ጾም ሊገባ ስለደረሰም እንደዚሁ እየተጠቀምኩኝ ነበር ጭቆ ነው የበላሁት።

ስማርት ፎን ትጠቀማለህ? ነው አዎ ያው እኔ ተማሪ እያለሁ ጀምሮ ለረጅም ጊዜ በቃ የማውቀው እንደውም ስማርት ፎን ነው ይዤ የማውቀውም ሲጀመር አሁን ላይ በስልካችን ሁሉን ነገር በስልካችን ማድረግ የምንችልበት ቴክኖሎጂ ላይ ደርሰናል እና እኔም ደግሞ ያው እነኚህንም ሌሎች ግልቀሎቶች ለመገልገል ስል የምትጠቀመው ስማርት ፎር ነው።

ምን አይነት ልብስ ትወዳለህ? ነው የምወደው አብዛኛውን ጊዜ ባህላዊ ልብሶችን መጠቀም እወዳለሁኝ፤ የስርዓት ልብሶች፣ ቆየት ያሉ ፋሽን ያላቸው የድሮ ጊዜ ልብሶችን በጣም እወዳለሁ፣ ባህልን በጣም ስለምወድ እንደሱ አይነት ልብሶች ደስ ይሉኛል ብዙ ትርጉም ያላቸው።

ለሌሎች ማስተማር ትችላለህ ወይ? ነው አዎ በሚገባ በመጀመሪያ ከልጅነቴም ታናናሾቼን እያስጠናሁኝ እነሱን እያስተማርኩኝ ነው ያደግኩት ከዛ በኋላ ደግሞ ትምህርት ቤትም ላይ ይሄንኑ ነገር እንድናደርግ እንጠየቃለን እና እኔም ደግሞ እንደማንኛውም ሰው አስተምሬ ነው ያለፍኩት ከዛም አሁንም ባለን ቆይታ ከእኔ በታች ያሉትን አስተምራለሁ።

ሾርባ ትወዳለህ ወይ? አዎ እወዳለሁኝ ብዙ ጊዜ ብርድ በሆነ ሰዓት ላይ ወደ አስራ አንድ ሰዓት አካባቢ ላይ ወደ ማታ መጠቀም ደስ ይለኛል ለብርድ ይመቻል ሌላ ጊዜ ደግሞ የምግብ ሰዓት እስከሚደርስ ድረስ ሾርባ ቀድሞ መውሰድ እና ከዛ ደግሞ ወደ ዋናው ምግብ መሄድ ደስ ይለኛል።

በፍም ማብሰል ታውቃለህ? ነው አዎ አውቃለሁኝ። ያው ብዙ ጊዜ የምትጠቀመው ምድጃ ነው የኤሌክትሪክ ምድጃ ነው ግን አንዳንዴ ተለቅ ያለ ምግብ ለመስራት ትልቅ ድስት መጠቀም ሲኖርብኝ ከሰል አያይዤ በፍሙ እሰራለሁኝ ማለት ነው፤ እንደዚሁም ደግሞ መብራት በማይኖርበት ሰዓትም ላይ እንደዛው በፍም እሰራለሁ። ቡና ማፍላት ሲኖርብኝ ደግሞ ሁልጊዜም በፍም ነው የማፈላው።

እጅ መጨባበጥ ትወዳለህ? ነው ያው ሰላምታ ለመሰጣጠት ብዙ አይነት መንገዶች አሉ። ከእነኚህም ደግሞ አንደኛው እጅ መጨባበጥ ነው። ከቅርቤ ሰዎች ጋር እንኳን በደንብ መተቃቀፍ ወይንም መሳሳምም ሊኖርበት ይችላል። ግን አንዳንዴ የሩቅ ሰው ሲሆን ማንኛውንም ሰው ሰላምታ ለመስጠት ያው በእጅ ነው የምጨባበጠው

ማታ ከስራ በኋላ ምን ታደርጋለህ ነው? ብዙ ጊዜ የመጀመሪያ ወክ አደርጋለሁኝ። ከዛ በኋላ ቤተክርስቲያን የምሄድባቸው ጊዜያቶች አሉ ቤተክርስቲያን የተወሰነ አመሻለሁ። ከዛ ስመጣ ደግሞ ምግብ ማብሰል ይኖርብኛል ቤት ማስተካከል እና ምግብ ማብሰል። ከዛን የተወሰነ ትንሽ መጽሐፍ አነባለሁኝ ወይንም ደግሞ የእጅ ስራ መስራት ካለብኝ የእጅ ስራ እሰራለሁ። እነኚህ ናቸው የማደርጋቸው ነገሮች

የ ስልክ ባትሪ ምን ያክል ይቆያል ነው? ሙሉ ቀን ያውለኛል ያው መቶ ፐርሰንት አንዴ ካረኩኝ በኋላ። ምንም እንኳን ስልኬን ሙሉ ቀን ስትጠቀመው ብውልም። አንድ ቀን ያቆየኛል አንዳንዴ ግን ቪዲዮ ይበልጡን የምጠቀምበት ሰዓት ላይ መቶ ፐርሰንት ፉል አድርጌ አራት ሰዓት ያክል ያቆየኛል

የድርጅት ዝግጅቶችን ትሳተፋለህ ነው። ያው አሁን ላይ ስራ ስንሰራ ስለ ስራ ብቻ ነው ሁላችንም ሚያገናኝን ነገር ስራ ነው። ግን ደግሞ አንዳንድ ለመተዋወቅም ለመቀራረብም እንደዚሁም ደግሞ ግንኙነታችንን ለማጠናከር ሲባል የተለያዩ ዝግጅቶች ድርጅት ላይ አስፈላጊ ነገር ነው። እና እኔም እነኚህን ነገሮች ለማግኘት ስር የድርጅት ዝግጅቶችን እሳተፋለሁ

ምን አይነት ዳቦ ትወዳለህ ነው? ያው ዳቦ በየትኛውም መልኩ ቢዘጋጅ የትኛውንም አይነት በጣም ወዳለሁኝ። ይበልጡን ግን የማስበልጠው ደግሞ ከስንዴ ብቻ የተዘጋጀ ሆኖ ድፎ ዳቦ ቢሆን ከሁሉም ከሌላው ይበልጥብኛል። ግን ያው ዳቦ እስከተባለ ድረስ የትኛውም ደስ ይለኛል

አመራር ሚና አለህ ነው? ያው የእድሉ በተሰጠኝ ቦታ ላይ ወይም ደግሞ የመምራት ሀላፊነት ያለብኝ ቦታ ላይ ሁልጊዜ መሪ መሆን ደስ ይለኛል። የትኛውም የኔን ሀላፊነት በአግባቡ መወጣት። እንደዚሁም ደግሞ መምራት ያለብኝን መምራት የምወደው ነገር ነው የትኛውም ቦታ ላይ በተሰጠኝ ሀላፊነት ላይ። የአመራር ሚና እጫወታለሁ

ብዙ ጨው ትወዳለህ? ነው ጨው አልወድም ያው ድሮ ልጅ ሆኜ ጨው በዛ ቢልበትም እንኳን ለመብላት ምንም ነገር ቅር አይለኝም አሁን አሁን ግን ያው ጨው ሲበዛ የሚኖሩትን የጤና ጥቅሞች ጉዳቶች በመረዳት ጨው እንደውም አንስ አድርጌ ነው የምጠቀመው እና አንዳንዴ የሌለውም ቢሆን ልጠቀመው እችላለሁኝ ስለለመድኩት እና ጨው አልወድም።

ሽቶ ትጠቀማለህ? ነው አዎ እጠቀማለሁኝ በርግጥ ሽታው ለስለስ ያለ ሽቶ ካልሆነ በስተቀር አንድ ሰው ሲቀርበኝ ወይንም ሲያቅፈኝ ብቻ የሚሸተው አይነት ካልሆነ በጣም የገነነ ሽቶ አልጠቀምም፣ አልወድም ያው ለኔም አይስማማኝም ለጤናዬ ይከብደኛል እንደ ምርጫም ሆኖ ሽቶ በጣም የምወደው ነገር ነው። ያው ግን ለስላሳ ሽቶ ብቻ ነው የምትጠቀመው

ከቤትህ ስራ ምን ያህል ይርቃል ነው? ሃያ ደቂቃ መንገድ ነው። ኦልሞስት ጠዋት በፍጥነት እየተራመድኩኝ ስለሆነ ወደ ስራ እምገባሁ ሃያ ደቂቃ ነው የሚወስድብኝ። ማታ ስራ ጨርሼ ስመለስ ግን ረጋ ብዬ ስለምራመድ ሰላሳ ደቂቃ ነው የሚወስድብኝ። ያው ቅርብ ነው የስራ ቦታዬ

ኢሜይል ትጠቀማለህ? አዎ በሚገባ ብዙ ጊዜ በስራ ቦታ ላይ እና ያው ስራን በተመለከቱ ጉዳዮች ላይ ነው የምጠቀመው አብዛኛውን ጊዜ። እንደዚሁም ደግሞ የተለያዩ የውጪ የውጭ የትምህርት እድሎች ስሞክር ደግሞ የስራ ስራዎችን ስሞክር በኢሜል አማካኝነት ነው።

ከፀሀይ እንዴት ትጠበቃለህ? ነው በመጀመሪያ ከፀሀይ ራሴን ለመጠበቅ በጣም ፀሀይ በሚሆንበት ሰዓት ማለት ከአራት ሰዓት ካለፈ በኋላ እስከ አስር ሰዓት ወይ እስከ ዘጠኝ ሰዓት ያለውን እቤቴ ወይንም ደግሞ ጥላ ላይ ሆኜ በማሳለፍ ነው። ከዛ ደግሞ የግድ ሆኖ ፀሀይ ላይ መውጣት ባሉብኝ ጊዜያቶች ጥላ እጠቀማለሁኝ ግን ለፀሀይ ተጋላጭ የምሆንባቸው ጊዜዎች ላይ ደግሞ ሰንስክሪን ወይንም የፀሀይ መከላከያ እሱን እጠቀማለሁ።

ስራህን ትወደዋለህ? አዎ በጣም ነው ስራዬን የምወደው ያው ስራችን የህይወታችን ዋና የምንለው ክፍል ነው። ህይወታችንን ለመኖር ስራ መስራት ግድ ይለናል። እንደዚሁም ደግሞ እኔ ስሰራ የምወደውን ስራ ነው የመረጥኩትም እየሰራሁም ያለሁት የምወደውን ስራ ነው። ምክንያቱም ስኬታማ እንድሆን ምውደውን ስራ ስሰራ ያው ሁልጊዜም ራሴን አሻሽላለሁ እና የተሻልኩት ሆኜ ስለምገኝ ይሄ ደግሞ ስራዬን ስኬታማ ያደርግልኛል ያ ማለት ጥሩ ኑሮ እንድኖር ያደርገኛል ማለት ነው። እና ያው የተሰጡኝን መክሊቶቼን አውቃለሁኝ እነሱንም ደግሞ አዳብሬ አሳድጌ አሁን ላይ ወደ ስራ ቀይሬያቸዋለሁኝ ስለዚህ ሁልጊዜም የምወደውን ስራ ነው የምሰራው

የጠዋት እለታዊ ተግባራችሁ ምንድነው ነው? ጠዋት ከመኝታዬ እንደተነሳሁኝ ያው ራሴን ከተጣጠብኩኝ በኋላ የምስጋና ጊዜ አለኝ። ስለዚህ የምስጋና ጊዜን ስጨርስ ውሃ እጠጣለሁኝ እና እንደየቀኑ ይለያያል በሳምንት ሶስት ቀን የአካል ብቃት እንቅስቃሴ ስለማድረግ እነኛ ቀናቶች ላይ ከሆነ የተወሰነ የአካል ብቃት እንቅስቃሴ አድርጋለሁኝ ከዛ በኋላ ለቁርስ ሚሆነኝን ቀለል ያለ ነገር አዘጋጅና ቁርስ መብላት ነው፤ ከዛ ስራ መግባት ነው።

መስኮቱን ክፍት ትተዋለህ ነው ያው ብዙ ጊዜ ከመኝታዬ ስነሳ ንጹህ አየር እንዲገባ ብዬ መጀመሪያ ላይ ለተወሰነ ደቂቃ መስኮቴን ክፍት እተወዋለሁኝ። እንደዚሁም ደግሞ ምግብ የማበስል ከሆነ የምግቡ ሽታ ቤቱን እንዳያውደው ንፋስ እንዲገባ ከውጪ ንጹህ አየር እንዲገባ በሚል ምግብ ሳበስል ክፍት እተወዋለሁኝ በእነኚህ ሰአቶች ብቻ ነው መስኮቴን ክፍት የምተወው

በመስመር ላይ ትማራለህ ነው። ሁልጊዜም ራሴን መቀየር ራሴን ማሻሻል መማር አዲስ ነገር ህይወቴ ውስጥ ሁልጊዜ ላጣውም እማልፈልገው ነገር ነው። እና በዚህም መሰረት ያው በቀላሉ መማር የምችለው መስመር ላይ በማገኛቸው ነገሮች ነው። እና ሁልጊዜም መስመር ላይ እማራለሁኝ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ ወይ? ነው አዎ በሚገባ ያው ሁልጊዜም ሰዎችን ስቀርብ በል እኮ ነው የምቀርበው እጠነቀቃለሁኝ ፀብም የተለያዩ መጥፎ ነገሮች እንዳይፈጠሩና ጥሩ አድርጌ ነው ሰውን የሚይዘው የስራ ቦታችን ደግሞ ያው ሁልጊዜ የምንውልበት ረጅሙን ሰዓት የምናሳልፍበት ቦታ እንደመሆኑ ከስራ ባልደረቦቻችን ጋር ጥሩ የሆነ ግንኙነት መፍጠር አስፈላጊ ነገር ስለሆነ እኔም በዛው መሰረት ጥሩ ግንኙነት ነው ያለኝ።

የምትወደው ሬስቶራንት የት ነው ነው? ያው አሁን የምኖረው አዲስ አበባ ላይ ነውና አዲስ አበባ ላይ እኔም የምወደው ሁልጊዜም ባህላዊ የሆኑ ሬስቶራንቶችን ነው። ሆቴላቸው ምግባቸው መስተንግዷቸው ባህልን የሚያንፀባርቅ ሬስቶራንቶችን ነው የምወደው እዚህ ላይ ጨጨሆ የሚባለውን ወደዋለሁኝ

የቤት እንስሳ አለ ነው እኔ አሁን ላይ ያለኝ የቤት እንስሳ ድመት ነው። እኔ የምኖርበት ግቢ ውስጥ ግን ብዙ የቤት እንስሳዎች አሉ ዶሮ አለ ውሻ አለ እንደዚሁም ደግሞ ሌላ ድመት አለ። እኔ ግን የቤት እንስሳዎችን በጣም ስለምወድ ያው እንደራሴ አድርጌ አቅርቤ እየተንከባከብኩኝ ነው አብሬያቸው የምኖረው

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው? ያው በስራ ቦታ አጠቃላይ ስብሰባ በየሳምንቱ እናደርጋለን። ሳምንቱ መጨረሻ ላይ ቅዳሜ እለት ግማሽ ቀን ስለምንሰራ። ቅዳሜ እለት አጠቃላይ ስብሰባ ይኖረናል። ግን ደግሞ እኛ በእኛ ቡድን ስራ በምንሰራበት ቡድን በየቀኑ ነው ትላንትና ምን እንደሰራንና ዛሬ ደግሞ ምን ልንሰራ እንዳቀድን የምናወራበት። ሁልጊዜም ትንሽዬ ስብሰባ አለች

ስራ አድካሚ ነው? አዎ በጣም። ያው እኔ እስከዛሬ ስሰራ የተለያዩ ቦታዎች የመስራት እድል አግኝቼ ሰርቻለሁኝ ግን ሁልጊዜም ጫና ያለበት ስራ ነው ሚገጥመኝ እና እኔም ምሰራው በውጥረት ውስጥ ሆኜ ነው ብዙ አይነት ስራዎችን በአንዴ እያደረኩኝ ነው የማሳልፈው ያ ደግሞ ስራውን በጣም አድካሚ ያደርገዋል።

በስራህ ላይ ችግሮችን ትፈታለህ ነው? አዎ በሚገባ ያው ስራ ስንሰራ ችግር መፈጠሩ ያለ ነገር ነው። ሁልጊዜም ይፈጠራል ግን ደግሞ በመነጋገር ሰዎችን በማድመጥ። በዛም ደግሞ የሰዎችን ፍላጎት ለይቶ በማወቅ ችግሮችን በዛ መልኩ እየፈታሁኝ ነው። እየሰራሁ ያለሁት

ስነ ጥበብ ትወዳለህ ነው? አዎ በጣም ያው እኔ በህይወቴ አደንቃለሁ ከምላቸው ነገሮች በዋነኝነት የሚጠራው አንደኛው ስነ ጥበብ ነው። በልጅነቴ ትምህርት ቤት ውስጥ ንዑስ ክፍል አለና እዚህ ክፍል ውስጥ እያገለገልኩኝ ነው ለስምንት አመት ያክል። ያደግኩት ከዛም በኋላ ደግሞ ያው በመንፈሳዊ ቦታ በቤተክርስቲያን እዚሁ ክፍል ላይ ሆኜ እሱን ከመውደዴ ከማድነቅ የተነሳ። እኔም ደግሞ የዛሙያ ባለቤት ነኝ ያው ስዕላትን መሳል እወዳለሁኝ። እንደዚሁም ደግሞ ከባህል ጋር የተያያዙ ነገሮችን እንደሱ አይነት ነገሮችን በጣም አደንቃለሁ

የህዝብ ማመላለሻ ትጠቀማለህ? ነው እጠቀማለሁ ያው ሁልጊዜም ባይሆን ብዙ ጊዜ ትንሿን የምጠቀመው ትንሿን መጓጓዣ ግን ደግሞ ረጅም መንገድ መሄድ ሲኖርብኝ ወይንም ደግሞ ወደ ክፍለ ሀገራት መሄድ ሲኖርብኝ የምጠቀመው ይሄንኑ የህዝብ ማመላለሻ ነው።

ትንሽ እያለሁ ያሳለፍኩት ብዙ ነገር አለና ከእኔ ከማስታውሰው በእድሜ ሁለት አመት ብቻ የምበልጣት ታናሽ እህት አለችኝ። ከእሷ ጋር ነበር ሙሉ ጊዜያችንን የምናሳልፈው ያው የተለያየ ትምህርት ቤት ነው የምንማረው ግን ቤት ውስጥ የሚኖረንን ጊዜ ያው አብረን በመጫወት የእያንዳንዷን ሰዓት አብረን በመጫወት ነበር። ያሳለፍኩ

የተበላሸ ነገር ማስተካከል ትችላለህ ወይ ነው? አዎ እችላለሁኝ ነገሮች ሲበላሹ ያው ከመጣል ይልቅ እንዴት ተደርጎ እንደሚስተካከል አይቼ። ማንበብም ካለብኝ ወይም ደግሞ መስመር ላይ መጠየቅ ካለብኝ ጠይቄ ያንን ደግሞ ቅደም ተከተሉን ተከትዬ። ማስተካከል እና መጠቀም ነው ሁልጊዜም የማደርገው ነገር

የምትወደው ሽታ ምንድነው? ነው ያው ከተፈጥሮ ጋር የተገናኙ ሽታዎች በጣም ደስ ይሉኛል። የተለያዩ አይነት አትክልቶች አሉ እንደ ጠጅ ሳር ሀሪቲ ኮሰረት በሶብላ እንደዚሁም ደግሞ ናና ቅጠል የሚባል ሌሎችም ብዙ ብዙ ከተፈጥሮ ጋር የተገናኙ ሽታዎች አሉ እነሱ እነሱ አይነት ሽታዎች ደስ ይሉኛል

ምን የቤት እቃዎች ትጠቀማለህ ነው? ያው በመጀመሪያ ቤቴ በሶስት ክፍል የተከፈለ ነው። የመኝታ ቤት እቃዎች አሉ እንደ አልጋ ቁም ሳጥን ያሉ። ከዛ ደግሞ የእቃ ቤት አሉ። ኪችን ካቢኔት አለ የተለያዩ ምግብ መስሪያ ምድጃ ድስት አይነት መገልገያዎች። ከዛ ደግሞ እንግዳ መቀበያ ደግሞ አለ። እዛ ደግሞ ማረፊያ ሶፋና የምግብ ጠረጴዛ

ወደ ስራ ምን ልብስ ትለብሳለህ ነው? ያው እኔ ቢሮ ውስጥ እንደመሆኑ መጠን የምሰራው። ፕሮፌሽናል የሆኑ ፎርማል የሆኑ የጨርቅ ልብሶችን ነው ብዙ ጊዜ የማዘወትረው እንደዚሁም ደግሞ ከፍታ ያላቸውን ጫማዎች አደርጋለሁኝ። አንዳንዴ ለየት ያሉ ልብሶች እጠቀማለሁ

የምትወደው አትክልት ምንድነው ነው? እኔ አትክልትን አልመርጥም የትኛውንም አትክልት አይነት በጣም ነው የምወደው። ያው ሁልጊዜ ምግቤ ላይ አትክልት ከጎን ከሌለ መብላት እንኳን አልችልም ሁልጊዜ የምጠቀመው ነገር ነው። ግን ደግሞ እንደ ምርጫ አንድ ምረጪ ብባል ዝኩኒ እወዳለሁ። እንደዚሁም ደግሞ ቃሪያ ሁሉም ነገር ላይ ቃሪያ ሲገባበትም በጣም እወዳለሁ

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ሰላሳ ሠላሳን በጣም እወደዋለሁኝ። ያው ግን ቁጥር ሲባል ብዙ ጊዜ ከዜሮ እስከ ዘጠኝ ያሉት ናቸው። ያው እኔ የምወደው ሰላሳ እኔ የምወደው የማዘክረው አንድ ቅዱስ የሚውልበት ቀን ስለሆነ ነው። በዋናነት ሌላኛው ደግሞ አስራ አንድን እወደዋለሁኝ የልደት ቀኔ ስለሆነ

ከስራ ሰዓት በኋላ ትሰራለህ ወይ ነው? ያ ሁልጊዜም አይደለም እንዳለሁበት ቦታ እና እኔ እንዳለሁበት የግል ህይወት ይለያያል። ከዚህ ቀደም ስራ ላይ በነበርኩበት ሰዓት። በጣም የስራ ጫና ስለነበርና ለስራ የተሰጠው ስምንት ሰዓት በቂ ስላልነበረ። ከራሴ ጊዜ ላይ ከስራ ሰዓት በኋላ ጨምሬ በትንሹ ለሁለት ሰዓት ወይ ደግሞ ለሶስት ሰዓት ያክል እሰራ ነበር። ግን ደግሞ ቢዚ በምሆንበት ሰዓት ላይ አልሰራም

ገመድ መጠቀም ታውቃለህ ወይ? አዎ አውቃለሁኝ፣ ብዙ ጊዜ ተጠቅሜያለሁ። በመጀመሪያ ያው ቀለል ያሉ የሰውነት እንቅስቃሴዎች ስለማደርግ፣ ገመድ መዝለል አንዱ የምሰራው የሰውነት እንቅስቃሴ ነው። በመጀመሪያ ገመድ የምጠቀመው አንደኛ ለሱ ሲሆን፤ ሌላ ጊዜ ደግሞ ለልብስ ማስጫ ወይም የተለያዩ ነገሮችን ለማሰሪያ እጠቀመዋለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህን? አልውድም ያው እኔ ምግብ ስሰራ ቅመም መጠቀም እወዳለሁ ሁሉንም አይነት ቅመሞችም አዘጋጃለሁኝ። ግን ደግሞ ሳበስል የምጠቀመው የተወሰኑትን ነው። አንድ ምግብ ውስጥ ብዙ አይነት ቅመማ ቅመም ሲኖር ከማጣፈጥ ይልቅ። ለጤና የሚያመጡት ጨጓራ ላይ የሚያመጡት የጤና ጉዳት ይበልጣል እና እሱን በማስመልከት። የቅመም የበዛበት ምግብ አልወድም

የአካባቢው ገበያ እንዴት ነው? ነው ያው ቅዳሜና ሁሌ ይወጣል። አብዛኛውን አትክልትና እና ያው የቤት ውስጥ ምግብ ለማብሰል እንደዚሁም ደግሞ ንጽህናን ለመጠበቅ የምንጠቀማቸው አይነቶች ነው የሚወጡት እና ያው ሙሉ ቀን አለ ቅዳሜና አሁድ ላይ ከሶስት ሰዓት እስከ ማታ ሁለት ሰዓት ድረስ ከጠዋት ሶስት ሰዓትም አይሆን ሁለት ሰዓት ጀምሮ እስከ ማታ ድረስ አለ።

ፎቶዎችን የት ታስቀምጣለህ ነው? ያው ፎቶ በሃርድ ኮፒም ይቀመጣል እንደዚሁም ደግሞ በሶፍት ኮፒ ነው እሚዘጋጁው በሶፍት ኮፒ የተዘጋጁትን ኮምፒውተሪ ላይ እና ስልኬ ላይ አስቀምጣለሁኝ። በሃርድ ኮፒ ያሉትን ደግሞ አልበም አለኝ በአልበሜ እንደዚሁም ደግሞ በፍሬም ቤቴ ውስጥ እሰቅላለሁኝ

ገንዘብ ትቆጥባለህ ነው? አዎ፣ ያው ወደፊት ምን እንደሚፈጠር አናውቅም፤ በምናገኘው ወርሃዊ ገቢያችን ላይ ደግሞ መሸፈን የማንችለው ችግርም ሆነ ሌላ ነገር ሊገጥመን ይችላል፤ እና ለእነኚህ ቀናት የሚሆን ገንዘብ መቆጠብ አስፈላጊ ነገር ነው። እኔም በዚህ መሰረት፣ ያው ለዚህ ቀን የሚሆነኝን ገንዘብ እቆጥባለሁ።

ከደንበኞች ጋር ትገናኛለህ ነው። ያው ቢሮ ላይ ስሰራ ሁልጊዜም ከደንበኞች ጋር የተገናኘነው ስራችን። ያው ምርት ምርታችንን አገልግሎቶቻችንን ለእነሱ በማቅረብ ከደንበኞች ጋር ሁሌ እንገናኛለን። እንደዚሁም ደግሞ አዳዲስ ደንበኞችንም ለማምጣት በራሴ ደግሞ በምሰራው ልብሶችን ስሰራ ያው ሁልጊዜም ለደንበኞቼ ስለሆነ ምሰራው እገናኛለሁ

የፀሀይ መውጣትን ታያለህ ወይ? ነው ያው ስራዬ ብዬ የፀሀይ መውጣትን ለማየት ባልወጣም ጠዋት ከመኝታዬ እንደተነሳሁ ወደ ውጪ በምወጣ ሰዓት የፀሀይ መውጣትን አያለሁኝ። አንዳንድ ጊዜም ደግሞ በጣም ማልጄ ወደ መንፈሳዊ ቦታ ማለትም ወደ ቤተክርስቲያን በሚሄድበት ሰዓት ላይም እንደዚሁ የፀሀይ መውጣትን አያለሁ።

ገንፎ ትበላለህ ወይ? ነው። አዎ፣ እበላለሁኝ። ያው ገንፎ፣ እ እኔ ከምወዳቸው አንደኛው የባህላዊ ምግቦች ውስጥ አንዱ ነው። እኔም ደግሞ የምወደው ምግብ ስለሆነ የማዘወትረው፣ ቢያንስ በሳምንት አንድ ቀን እበላለሁኝ። አንዳንዴም ጓደኞቼ ወደ እኔ ቤት ሲመጡ የምጋብዛቸው ምግብ ገንፎ ነው። እና በደንብ እጠቀመዋለሁ።

የትርፍ ጊዜ ማሳለፊያዎች ምንድን ናቸው ነው? ያው እኔ ብዙ አይነት ዝንባሌዎች አሉኝ። በትርፍ ጊዜ እምሰራቸው ብዙ አይነት ስራዎች አሉኝ። እና እንደየጊዜው እና እንደየቀኑ ይለያያል። አብዛኛውን ጊዜ አሁን ባለውበት ሰዓት ላይ በትርፍ ጊዜ እምሰራ የእጅ ስራዎችን ነው። የተለያዩ ልብሶችን ጫማዎችን እንደዚሁም ደግሞ ቦርሳ ጌጣጌጥ የቤት ውስጥ ምንጣፎች የቴብል ላይ ልብሶች የተለያዩ አይነት ነገሮችን እሰራለሁኝ። ሁለተኛው ደግሞ ስዕላትን እስላለው ከዛን ደግሞ መጽሐፍቶቹን አነባለሁኝ ራሴን ለማሻሻል ወይንም የተለያዩ እውቀቶችን ለማግኘት እሚረዱኝም መጽሐፎች አነባለሁኝ። አጫጭር ጊዜ ትምህርቶችን እንደዛ አይነት ትምህርቶችን እማራለሁ። እንደዚሁም ደግሞ ጓደኞቼን መጠየቅ ሲኖርብኝ ጓደኞቼን ቤተሰቦቼን እጠይቃለሁኝ

የምታስታውሰው ልዩ በዓል አለ ወይ ነው? አዎ ያው ሁልጊዜም እኔ የማይረሳኝና የማስታውሰው የጥምቀት በዓል አከባበር ነው። አከባበሩ ለየት ስለሚል ለሶስት ቀናት ስለሚከበር። ከተራ አለው ከበዓሉ አንድ ቀን በፊት ከዛ የበአሉ እለት አለ። እንደዚሁም ደግሞ በበዓሉ ማግስት ይከበራል እና ለሶስት ቀን ስለሚከበር ሁሉም ሰው ወደ አደባባይ ወጥቶ ስለሚያከብረው። እሱ ሁልጊዜም ማረሳው አመት በዓል ነው

የትኛውን ባህላዊ ምግብ ትወዳለህ ነው? ያው ብዙ አይነት ባህላዊ ምግቦች አሉ፤ እኔ በመጀመሪያ የምወደውም፣ ሲጀመር ባህላዊ ምግብ ብቻ ነው። ግን ደግሞ ከሁሉም አብልጬ የምወደው ባህላዊ ምግብ አለ፤ ያም ደግሞ አይብ ነው። ከሁሉም በቃ፣ ቡፌ ላይ ሄጄ አይብ የሚባለውን ምግብ ማጣት አልፈልግም፤ በጣም የምወደው ምግብ ነው።

የእቃ ቁጥጥር ታደርጋለህ ነው? አዎ በመጀመሪያ እማልጠቀመው እቃ አይኖረኝም ሁልጊዜ እሚኖሩኝ እቃዎች እምጠቀማቸው ናቸው። እነሱንም ደግሞ በአግባቡ እይዛለሁኝ ሁሉንም በቦታቸው ነው እማስቀመጥ። ከተጠቀምኩኝ በኋላ ደግሞ መታጠብ ያለበትን አጥቤ በአግባቡ በቦታው አስቀምጣለሁኝ። እና ለመቆጣጠር ያ ደግሞ በጣም ምቹ ነው

ኢንተርኔት አለ ወይ ነው አዎ አለኝ ያው እኔ ሁልጊዜም ራሴን ማስተማር ስለምወድ ብዙ አይነት ነገሮች መስመር ላይ ስለማይ ስለምሞካከር እንደዚሁም ደግሞ ማህበራዊ ድረ ገጾችን ለተለያዩ ለማህበራዊ ህይወቴ እንደዚሁም ደግሞ መረጃና ዜናዎችን ለማግኘት ስለምጠቀም ሁልጊዜም ኢንተርኔት ይኖረኛል።

ጾም ትጾማለሁ ወይ? ነው ያው እንደ የምንከተለው እምነት የተለያዩ አጽዋማት አሉ እኔም በምከተለው እምነት ብዙ አይነት አጽዋማት አሉ በአመት ውስጥ። ጾምን መጾም ደግሞ ለስጋችንም ሆነ ለነፍሳችን በጣም ወሳኝ ነገር ነው። ለስጋችንም እንኳን ቢሆን ክብደታችንን ለመቀነስ እና ጤናማ ህይወት ለመምራት ጾም አስፈላጊ ነው። ለነፍሳችን ደግሞ ራሳችንን እየጎዳን እየጸለይን ከፈጣራችን ጋር ለመታረቅ ስለሚረዳን። እኔም በዚሁ እጾማለሁ

በቤተሰቡ ምን አይነት በዓላትን ታከብራላችሁ? ነው ያው በዓላት ስንል ሃይማኖታዊ በዓላት አሉ ከዛን ደግሞ በባህል የተያዙ ከበዓል ጋር የተያዙ በዓላት አሉ፣ እኛ የምናከብራቸው ወደ አራት ይደርሳሉ በሃይማኖት ብዙ አይነት በዓላት አሉ ከትልልቅ እስከ ትንንሽ ሁሉንም በዓላት እናከብራለን በቤተሰብ በሃይማኖት ያሉትን በዓላት ማለት ነው፤ ግን ደግሞ በባህል የምናከብረው ወይንም እንደ ሀገር የአዲስ ዘመን መለወጫ በዓልን በጣም እናከብራለን። ከዛ ደግሞ ያው ከትልቅ አንስቶ እስከ ትንሽ ሃይማኖታዊ በዓላት አሉ ልክ እንደ መስቀል፣ ገና፣ ጥብቀት ከዛ ደግሞ ፋሲካ አለ፣ ከዛ በኋላ ደብረ ታቦር አለ ቡሄ የምንለው በዓል አለ፣ ከዛ ያልቃል አመቱ ማለት ነው።

በእንጨት እሳት ማብሰል ታውቃለህ ወይ? ነው። አ አዎ! አውቃለሁኝ። በተለይ በልጅነት ያደኩበት አካባቢ ላይ፣ ያው፣ በብዛት ከኤሌክትሪክ ምድጃ ይልቅ እ ለቤተሰብ በዛ አድርጎ ለመስራት ምቹ የሆኑ በእንጨት ማብሰል ስለሆነ፣ በእንጨት አበስል ነበር። የተለያዩ ወጦችን እሰራለሁኝ፣ ያውም የማልችለው፤ በእንጨት እንጀራ መጋገር ብቻ አልችልም።

ምን አይነት ቦርሳ ትጠቀማለህ ነው? ያው ብዙ አይነት ቦርሳዎች አሉኝ ያው ብዙ ጊዜ ወደ ቢሮ ስሄድ ብዙ እቃ እሚይዙልኝን ትንሽ መስለው ከእኔ ሳይዝ ጋር እንዲሄዱ ግን ደግሞ በውስጣቸው ብዙ የሚይዙ ቦርሳዎችን እጠቀማለሁ። መንፈሳዊ ቦታዎች ቤተክርስቲያን ላይ ሲሄድ ደግሞ የተወሰነ ማስታወሻ ደብተር እና ስልኬን የሚይዝልኝ አነስ ያሉ ቦርሳችን እጠቀማለሁ። ስዕል ወደምስልበት ቦታ ሲሄድ ደግሞ ትልቅ ቦርሳ ነው እምትጠይቀው ብዙ ጊዜ ያው ቀለማቶችን ብሩሽ። እንደዚሁም የተለያዩ ለስዕል መሳል እሚያስፈልጉኝን ነገሮች እንዲይዝልኝ ትልቅ ቦርሳ እጠቀማለሁ። ወይ ደግሞ የተለያዩ ቦታዎችም ሲሄድ ብዙ እቃ እንዲይዝልኝ ተለቅ ያሉ ቦርሳዎችን እጠቀማለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህና? በአንድ ወር ውስጥ ነው ገበያ የምሄደው በየወሩ የሚያስፈልጉኝን ነገሮች። አንዴ እገዛለሁኝ አዎ ቶሎ ቶሎ የምገዛው ምግብ ለማብሰል እና የተለያዩ ሳሙናዎች ቤት ውስጥ ለተለያየ ነገር የምትጠቀማቸው እንደዚሁም ደግሞ ለራሴ የምጠቀማቸውን ሳሙናዎች ነው። ሌሎች ግን የመዋቢያም ሆነ የተለያዩ አይነት የኮዝሞቲክስ እቃዎችን። ቶሎ ስለማያልቁ በየሶስት ወር በየአራት ወር ነው የምገዛው። ግን ያው ለምግብ የሚሆኑኝን በየአንድ ወር ገዛና አስቀምጣለሁ። ከዛ ውጪ ግን አስቸኳይ ነገር ከገጠመኝ በዛን እለት ወጥቼ እገዛለሁኝ ማለት ነው። እና ብዙ ጊዜ ቅዳሜን ነው ደግሞ ተመራጭ የማደርገው ለገበያ። ያው ብዙ ሰዓት ስራ አይኖረኝም ከኖረኝም ከጠዋት ብቻ ስለሚሆን። ከሰአት ፍሪ ጊዜ ይሆናል ማለት ነው ሁሉም ቦታ ክፍትም ይሆናል። ለኔም ደግሞ ነጻነት ያለኝ ሰዓት ቅዳሜ ስለሚሆን። ቅዳሜ ላይ ነው ወጥቼ የምገዛውና ያው ብዙ ጊዜ በአንድ ወር ውስጥ ነው የምገዛው።

መጠበቅ ስለመጠበቅ ነውና ያው መጠበቅ በልኩ ሊሆን ይገባል ከልክ ሲያልፍ ሰአታችንን ማቃጠል ነው የሚሆነው እንደዚሁ እኔም የምደግፈው ነገር አይደለም ግን አስፈላጊ ሆነና ወደተሻለ ነገር የሚወስደን ከሆነ እሱን ብናደርገው መልካም ነው።

ዝናብ ሲዘንብ ምን ታደርጋለህ ነው? በመጀመሪያ ያው ዝናብ ሲዘንብ ሁልጊዜም ቅዝቃዜ ስለሚመጣ፣ ሰውነቴን ለማሞቅ የሚረዱኝን ወፈር ያሉ ልብሶችን እጠቀማለሁ፤ እነሱን ልብሶች መልበስ፣ ከዛ ደግሞ ትኩስ ነገር መጠቀም አስፈላጊ ስለሆነ የምወስዳቸውን፣ የምወዳቸውን ትኩስ ነገሮች አዘጋጃለሁ።

ስልጠና ትወስዳለህ ወይ? ነው አዎ ያው የተለያዩ አይነት ስልጠናዎች አሉ። እኔም ደግሞ ከእነኛ ውስጥ ገና ይጠቅሙኛል የምለውን በስራ ቦታ በቢሮ ለስራችን የሚጠቅመንን ሰዓት አጠቃቀም ላይ። እንደዚሁም ደግሞ የተለያዩ ርዕሶች ላይ ስልጠና ይሰጠን እነሱን ስልጠናዎች እወስዳለሁ። ከዛ በተረፈ ደግሞ መንፈሳዊ ቦታዎችም ላይ። ለራሴ የሚጠቅሙኝን ለሃይማኖቴ የሚጠቅሙኝን የተለያዩ ስልጣናዎች እወስዳለሁ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? ነው። አዎ! ስጀምር፣ ሴት ልጅ የተሰጣት አንዱ ክህሎቷ በአንድ ጊዜ ብዙ አይነት ነገሮችን መሥራቷ ነው። ስራ ቦታ ላይ፣ እ ሁልጊዜም በውጥረት ውስጥ ስለምሰራ፣ እ በአንድ ጊዜ ብዙ አይነት ነገሮችን አብረው እያስተናገድኩኝ ነው የምሰራው። እንደዚሁም ደግሞ ቤቴ ውስጥ ሆኜ ምግብ እያበሰልኩኝ ወይ ቤት ላስተካክል እችላለሁኝ። አንዱን እየሰራሁ አንዱን፣ እና የራሴም ዝንባሌ፣ ተፈጥሮዬም ደግሞ እንደዛ ነው።

ስለ ቤተሰብ ንገረኝ? ነው ያው ቤተሰባችን ውስጥ አጠቃላይ ስድስት ነን አራት ልጆች አለን ከዛ እናትና አባታችን አሉ። እኔ ለቤተሰብ ሁለተኛ ልጅ ነኝ ሶስት ሴቶች አለኝ ከዛ ደግሞ አንድ ታናሽ ወንድም አለኝ። ቤተሰቦቼን በጣም ነው የምቀርበው እነሱም ደግሞ ከቤተሰብ አልፈው ልክ እንደ ጓደኛ ነው የሚያቀርቡኝ። እና ሀዘኔንም ደስታዬንም ሁሉንም ነገሬም የማካፍለውም ሆነ አብሬ የማሳልፈው ሁልጊዜም ከቤተሰቤ ጋር ነው

ዜናውን ከየት ታገኛለህ? ነው ያው ከተለያዩ ገጾች ነው። አብዛኛውን ጊዜ ከማህበራዊ ድረ ገጾች ነው ዜና የማገኘው። ከዛም ደግሞ እንደየዜናው አይነት ይለያያል። ለምሳሌ ያው ዞሮ ዞሮ ከማህበራዊ ድረ ገጽ ነው። መንፈሳዊ ከሆነ ከመንፈሳዊ ከተለያዩ ማህበራዊ ድረገጾች አለማዊ ነገርም ከሆነ ደግሞ እንደዛው ማለት ነው

አይስክሬም ትወዳለህ ወይ ነው? አይስክሬም በእውነቱ አልወድም እንደዚሁም ደግሞ ያው ከጣፋጭ ምንመድበው ምግብ ስለሆነ። የትኛውንም አይነት ጣፋጭ ነገር አልወድም እንደ ግድ እንኳን መብላት ቢኖርብኝ ወይ ወደ ቸኮሌት የተጠጋ ነገር ነው እንጂ። ልክ እንደ አይስክሬም ያሉ ጣፋጭ ነገሮችን መመገብ አልወድም

የወተት ተዋጽኦ ትወዳለህ? ነው አዎ በጣም ከየትኛውም የምግብ አይነት እኔ በጣም በህይወቴ የምወደው የምግብ አይነት ቢኖር የወተት ተዋጽዎችን ነው የትኛውንም ወተትንም እርጎ በተለይ ከየትኛውም አስበልጠዋለሁ እንደዚሁም ደግሞ አይብን ቅቤ ነው ብዙ መጠቀም የማልወደው በጣም ነው የወተት ተዋጽኦ የምወደው።

ስንት ብርድ ልብስ ትጠቀማለህ ነው ያው እኔ ሙቀት በጣም የምወድ ሰው ስለሆንኩ እንደዚሁም ደግሞ ብርድ ስለሚከብደኝ ደራርቤ ነው የምተኛው። አሁን ላይ ስተኛ ወደ ሶስት ብርድ ልብሶችን እጠቀማለሁኝ ያለሁበትም አካባቢ ቅዝቃዜ ስለሆነ ግን ሙቀት አካባቢ ላይ ሰውን ደግሞ አንድ ሳሳ ያለ ብርድ ልብስ እንኳን ብጠቀም ይበቃኛል።

ስንት? ኢሜል ትልካለህ ነው ያው በቀን ቢያንስ አንድ ኢሜል እልካለሁኝ ኢሜልም ብዙ ጊዜ የምጠቀመው ለስራ ነው። እንደዚሁም ደግሞ ለስራ ማመልከቻዎችን ለማመልከት እና የምጠቀመው ስራ ቦታ ላይ ስትሆን ያው የተለያዩ የስራ ጉዳዮች ስለሚገጥመኝ ቢያንስ አንድ ኢሜል በቀን ልካለሁኝ። እንደዚሁም ደግሞ ከስራ ውጪ በምሆንበት ሰዓት ስራ መፈለግ ወይ ደግሞ የተለያዩ ጉዳዮችን ለማስፈፀም ኢሜል

ሌሎችን ማበረታታት አትችላለህ ወይ ነው አዎ በሚገባው ሁልጊዜም ሰዎችን ማበረታታት ባሉበት በሚችሉት ነገር በሙያቸው ሁልጊዜ ማበረታታት መደገፍ እንደዚሁም ደግሞ ከዛ የተሻሉ እንዲሆኑ ለነጋቸው ስለሚረዳቸው ሁልጊዜም የማደርገው ነገር ነው እንደዚሁም ደግሞ የምደግፈው ነገር ነው።

በዱቄ መፍጨት ታውቃለህ ወይ ነው አላውቅም። ግን ያው አሁን እኛ ያለንበት ጊዜ ላይ ሁሉም ሰው ወደ ወፍጮ ቤት ሄዶ በኤሌክትሪክ በሚሰራ መፍጫ ነው የሚያስፈጨው እኔም ማድርገው እንደዛ ነው ግን ያው ከትልልቅ ሰዎች እሰማለሁኝ በድሮ ጊዜ የእለት የእለቱን በዱቄ እየፈጩ እንደሚጠቀሙ።